እኔ አሁን ባለው በሰአቱ መልእክት የምልክበት ቤተኛ መተወሪያ አንደኛ ምሲጅ በሚሲጅ ሁለተኛ ቴሌግራም ይመራል። በጣም እጅግና ቀላሉና ቀጠፉና አይሁን በጣም ለበብሶች ሰዎች ግልጽ የሆኑ መረጃ ለአመት ይቀጥላል። ደግሞ በፌስቡክ እና በኢሜል በነዚህ በነዚህ በተግባሪዎች መረጃ እልካለሁ ማለት ነው። እና በቴሌግራም መረጃ ስልክ በቃ በአንዴ በተሎ መድረስና በተለይ ሰዎች ሊደርስ ምናምን ሰዎች ነው በአንዴ ገብቶ ያን ነገር ለዛ ምላሽ ይሰጣሉ። ሶ ይጠቀሙበታል ለኔም በአንዴ ድካም ይቀንስልኛል ማለት ነው። በሚስጅ ደግሞ እንደዚህ የኮኔክሽን ችግር ሲሆን ምናምን በሚሴጅ በሚሴጅ ምርት አስተያየዋለሁ። ሰዎች ያንን በአንዴ አይቶ ለምሳሌ የምትሰማርን ከፈለጉ ወዲያውኑ እንዲገኙ አልመግኝም ከፈለጉ እንዳይገኙ ማለት ነው። እዛ ስራ አመታት ለዛ እጥቅ ስለምጠቀምበት ቴሌግራም እና ሚሴጅ አንድ ሆኖ ብዬ አምናለሁ። ከፌስቡክ ልክ ፌስቡክም አሪፍ ነው። እጅ ነው እያልኩ አይደለም አሪፍ ነው። ለኔ በጣም የምጠራው እንደዚህ ሁለት አመት ነው።

ሌሎች ማሰተማር ትችላለህ? አዎ እችላለሁ እንዴት ትችላለህ? ማለት እኔ ከማውቀው እኔ ከተማሩት ነገር ተነስቼ ማስተማር እችላለሁ። ማለት ሰው እሚያስተምረው የተለየ ነገር ሳይሆን የተቀመጠውን ነገር የተቀመጠውን ነገር ማስተማር። ግዴታዬ ነው ምክንያቱም ሌላ አይደለም። ያላወቁት ባሳውቅ ማለት ሀላፊነት እስከሆነ ድረስ። ማለት ሀላፊነት አለብኝ ምናምን አረ ወይም ከሌላ ሰዎች ያወቅኩት ነገር ነው ለሌላ ሰዎች የሚመታው ማለት ነው። መማር መማር ማስተማራት። ከለሱም አላሉ የተማሩትን ነገር ሁሉ ሌላ ሰዎች አስተምራለሁ ለሌላ ትውድ አስተምራለሁ ማለት ነው። ማለት እንደዛ ስል ያን ነገር የኔ አይደለም። ሷ ምን ነገር ሳልሆን የሚኮራ አላስተምርም። እኔ ማስተማር የቻለው ምስብህም እኔ። እኔ ያ ነገርዬን አይደለም ያን ነገር ግን ደግሞ የማውቀው ነገር ነው ሁላችንም ያናገርም። እንደኔ የተጠየኩትና ከኔ የተሻለ እንዲሆን ስለሚፈልግ ማለት ነው። ከኔ የተሻለ ንግግር በተለይ ንግግር ተርተው ብትታመረው። አውቀውት ከኔ የበለጠ። ነገር የተሻለ ነገር ሆኖ ማየት ስንፈልግ ማስተማር እችላለሁ ማለት ነው። እኔ

እጅ መጨረሻ ትወዳለህ አልወድም። እጅ መጨረሻ በት ማለት እንደኔ እይታ። መወጣጠቅ አቅም አለኝ። ጀግና ምናምን ስለሚያፍን። የኛ ሰወይ ደግሞ ጀግና አይደለም ጀግና ሌላ። ሀይል ዘለላ ነው። ለኛ ለኛ ለኛ ትግስት ማስተዋሉ የተሰጠኝ እኛ ጀግንነትን ጫወትን ምናምን። አይደለም እኔ ማንኛውም እጅ መጨባበጥና አልወድም። ምንድነው? የማግኘቴ ጥጋብ ጥጋብ ማለት ይምጣ። ይምጣ ይችላሉ እገፍጠዋለሁ ይምጣ ከእኔ በላይ ማንም እየለም የሚለውን ነው የሚያስረዳ ማለት። ነው እኔ መጅ መጨባበጥ መጨባበጥ። ስለዛ ነገር በቃ። እኛም ከእኔ በላይ ማንም የለም ይምጣ እስኪ እኔን የሚያሽንፍ አቅም ያለው ምናምን ብሎ ስለሚገልጽ። ስለምር ስለምረድ ወዲያ የት መጨባጨብ አልወድበትም አምገር አልወድበትም። ትዕቢት ነው ብዬ ስለማምነው። ከሁሉም የበላይ ነኝ ብሎ ስለሚያምን ነው እንደዛ የሚያደርግ ምናምን ብዬ። መጨባበጥ

ጭቅጭቅ ማስተካከል ትችላለህ? አዎ እችላለሁኝ። ልክ እንደ ምንድነው በእኛ አካባቢ ቋንቋ ሽምግልና ይባላል የሆኑ ነገሮች ሊከሰቱ ይችላሉ እንደዛ ነገርግን በቃ ማስተካከል ማስታረቅ እንዲስማሙ የሆነ ነገር ማድረግ የጋራ ስምምነት መፈልግ እና እሱ ችግሮችን ማስተካከል እንዴት እችላለሁ አንድ የተበደለ ካለ የተበደለውን ነገር በማየት የበደለውን ነገር የሰራውን ነገር ክሶ እንዲታረቅ መጀመሪያ ይህን ለማድረግ የሁለቶችን ችግር ማየት አለብህ ለየብቻ ማለት ነው የኔ ብቻ እብዛኛውን ጊዜ ቀላል ነገሮች ይባላል እና አለ አንተ እኮ እንደዚህ እንደዚህ አድርገህ አንተ እንደዚህ አድርገህ በቃ ይሄን ይሄን አድርገህ ከዛ በኋላ ትብብር ደግሞ አልፈልግም ካለ በቃ ማለት ሁሉም ሰው በነጻነት በእንዲታረቁ እንዲከካሱ አደርጋለሁ ማለት ነው። ሁለቱን ሁላ ግጭቶችን እንዲስተካከሉ አድርገናል የሚስተካከሉ በምንድነው በመወያየት የሚፈቱ ችግሮች በውይይት በከርክ በጭቅጭቅ ሳይሆን በውይይት የዛኔ የዛኛው ሀሳብ ጥለህ የጋር ሀሳብ የሚሆነው ታስተምራለህ ማለት ነው

ጢም ታቆያለህ? ጢም ጢም ታቆያለህ? አላቆይም። ጢም ማለት ሰዎች በቃ ጢም ማቆየት ማለት ማወቅ፣ መከበር፣ መወደስ መመስገን ይፈልጋል ማለት ነው፥ በሌሎች ዘንድ። እሱ ደግሞ ማለት፥ የአንድ ሰው ምንነት፣ ማንነት፣ የአንድ ሰው ክብር መገለጫ ሳይሆን፥ ሰዎችን እንደምታውቁት ሚገለጹት በስራቸው እንጂ ሰው ስላሞገሰው ስለው ሰው ስላሞካሸውም ትልቅ ነገር ከፍ ከፍ ላደረገው የአንድ ሰው ማንነት መግለጫ አይደለም። እና ጢም ታቆያለህ? አላቆይም ለምን አላቆይም ማለት አንድን ሰው ከሌለ ቦታ ህፃን የነበሩ አባ እንትና መባል ያ እንትና እንደዚያ ምናምን መባል ጢም ማቆየት እኔ አልፈልግም አልወድም፣ አላደርገውም። እንዴት አላደርገውም አባ እንትና ክብር እንደው እንዲሰገድለት ምናምን ስለሚፈልግ ነው ሰው የሚያቆይ ብዬ አምናለሁ፥ ጢም ጢም ማለት ነው። ጢም ሚያቆይበት ዋና አላማው ሰው እንዲመሰግንበት እንዲሞካሽበት በሰው ፊት እታይ እታይ ይሄን ደግሞ ማለት ለኔ እታይ እታይነት ምንም አያደርግልኝም ብዬ ስለማውቅ አላቆይም በሚለው አልፈዋለሁ ማለት ነው።

ምን ያህል ጊዜ ታጸዳለህ? የሲሚንቶ ቤት ከሆነ ከሁለት ሳምንት አንዴ ሙሉ ሻወር አጥባለሁ ከሶስት ቀን አንድ ቀን እጠርጋለሁ በየሶስተኛው በየሶስተኛው ቀን ምን እላለው አፀዳለው፤ እጠርጋለሁ ማለት ነው። ከሶስት ሳምንት አንዴ ደግሞ እንዳልኩ ሳምንት አንዴ ነው ምን አደርጋለው ማለት ነው በውሃ አጥባለሁ ማለት ነው። ሙሉ ሙሉ ውሃ ጥሩ አድርጌ አጥበዋለሁ ምን እንዳይል ማለት ነው ምክንያቱም ያ ካልተፀዳ ምን ያምጣል ማለት ነው እንደምታውቀው የሶስት አጥቂዎች አይቻሉም። ምን አለ ለምሳሌ ትንኝ የወባ ትንኝ በዋናነት እሱ ይራባል። እንዴ ትኋን ይባላል። እሱ ሁሉ ያፈራል ማለት ነው። እሱን እሱን ለመፍራት ሲባል በየወር ሳምንቱ አጥባለሁ ማለት ነው በየሶስት ቀን ደግሞ አጠርጋለው ማለት ነው እንደዚህ ተህዋሲያኖችን እንዳያፈራም ከዛም በኋላ ደግሞ እዛ ማለት ለምን ምክንያቱም በጤና ላይ ጥሩ አልተፈላጊ ነገር ስለሚያበቅሉ አላስፈላጊ ነገር ስለሚያበቅሉ ስለሚፈጥሩ እሱ እሱን ነገር ለመከላከል

የሸክላ እቃዎችን ትጠቀማለህ አዎ የሸክላ እቃዎችን ትጠቀማለህ እንዴት ትጠቀማለህ ብትሉ? የሸክላ እቃ ማለት የእጅ ባለሙያዎች የሰሩት በህመምሎ ሸማ ሰራተኞች የሰሩት የሸማ ሰራተኛ ነው የሚባለው የሸማ ሰራተኛ የሰሩት ስራ አንደኛው ዋጓው ርካሽ ነው። ርካሽ ከመሆኑ አካያ ነገሩን በጣም ዛሬ እንጠቀመጣ። ነገሩን የማሳመር ችሎታ አለው የሸክላ እቃ። ወጥ በብረትድስት ከምሰራና በሸክላ ድስት ከምሰራ። የሸክላ ብረትድስት የሸክላ ደስተውት በጣም ነው የሚያምርህ እጅግ ሁሉ ተሞላ መሳይ ምት የሚደረግ ምን? ያኛው በጣም ጣፋጭ ምን የሚደረግ የማጣፈጥ አቅም ነው። ችሎታው በጣም ያለው እቃ ከመሆኑ አኳያ ይሄው ብቻ ለመጎዳት በጣም። መግደህ በጣም ስስም ስስም እንኳን በቃ በጥንቃቄ በጥንቃቄ ለሰጥንቄ ለመጠቀም እሞክራለሁ። እና እንጠቅማለን እንጠቅማለን ያዝ ደግሞ እንደኛ ነው እኔ በአካባቢ ስለሚዘጋጅ። አቅርቦት በጣም ብዙ ስለሆነ ነው ዋጋ መርካሽ ነው። እሱን አለመው በቃ ለሚሰራው ስራ ደሞ በጣም ጥራት ያለው ምርጥ ያቀርባል ማለት ነው። እኛ ይቻላል ይቻላል ለምን ሰላም ስላወራ እያለ ነው ያለው። ለምሳሌ ውሃ ባደርግበት በቀላሉ ውሃ እናይሽት ማለት ነው ማለት ነው። የቀላሉ እኮ እንደዚህ ያደርግም ማለት ነው። ጉማ ሆኖ ተርም የሚሸተው ያ። ያኔ ይሄ ነገር በቃ ከእንደዚህ ጀርሞችን በቀላሉ እንደዚህ ከህወሃት ህወሃቶችን በቀላሉ። በቃ ራሱ ራሱ እንደማለት ራሱ ይቻላል። ተደረገልኝ መምከት አለው ራሱ ይመስላል። ማለት ነው

ኢሜል ትጠቀማለህ? አዎ እጠቀማለሁ። ኢሜል ማለት የአንድ ሰው ትክክለኛ ምንድ ነው የአንድ ሰው መገለጫ አንድ ሰው ሚስጢር በር ነው ማለት ነው። በዛ ኢሜል የሆነ ነገር ማድረግ ይቻላል ለምሳሌ መረጃ ከአንድ ቦታ ወደ ሌላ ቦታ መለዋወጫ ነው በዋናነት ማለት ነው ኢሜል። እና እሱ ኢሜል ማለት ከአንድ ቦታ ወደ ሌላ ቦታ መረጃ መረጃ መለዋወጫ ከመሆኑ አኳየ በጣም አስፈላጊና ወሳኝ ከመሆኑ አኳያ ኢሜል እጠቀማለሁ። ኢሜልም አለኝ። ለምን ኢሜል አለህ? ከተባልሁ ምክንያቱም ከሆነ ቦታ እየሰራሁ እያለ በኢሜል ብቻ የምንላከው ምክንያቱም ኢሜል ከሌለኝ ካለ እዛ ነገር ከዛ ነገር መረጃ መለዋወጥ አንችልም። እነሱ ደግሞ አስቸጋሪና ነገር ስለሚሆን ኢሜል ግድ ነው። መጠቀም ግዴታ አለብን ማለት ነው። ኢሜል ምጠቀምበት ምክንያት ለዛ ነገር አስፈላጊ ሆኖ እስከተገኘ ድረስ እጠቀማለሁ ማለት ነው። አስፈላጊ ካልሆነ አልጠቀምም ማለት ነው። አስፈላጊ በሆነ ቦታ እንደየአመራጭ እወስዳለሁ ማለት ነው። ኢሜል ኢሜል እምጠቀምበት ቦታ አለ፣ የማልጠቀምበት ቦታ አለ። የሚጠቀሙ ሰዎች በኢሜል ራሱ ለሁሉ ነገር ስራን ስለሚያቀል ነው በዋናነት ኢሜል የምትጠቀምበት ምክንያት።

ማህበረሰብ ሚዲያ ትጠቅማለህ? አዎ ምክኒያቱም የአንድን ነገር ምንና የትና እና፤ ምን ደረሰ የሚለውን ነገር የምከታተልበት እና የማውቀው ምክንያት ነው ሰውማ እንደሚታወቀው ወይ ሌላ ነገር ብቻ ጨምሮ ቀንሶ ያወራ ስለሚችል ያን ነገር ከሰው መጠቀም አልፈልግም። ነገር ከሰው መጠቀም አልፈልግም ምክንያቱም የስለዛ ነገር ምን እያወራ እንደሆነ አያውቅም ጨምሮ እና ቀንሶ ን አጋኖ ሊያወራ ስለሚችል ዝም ብዬ አላምንም ማህበራዊራዊ ሚድያ ግን ትክክለኛ ነገር ነው የሚያወጣው ትክክለኛ መረጃ ነው ምያስተላልፈው ላውቅበት ሰው ይለውጣል ላላወቀበት ሰው ይጠፋል። ማህበራዊ ሚዲያ ማለት የአንድን ነገር በቃ ቀን በቀን ወጣት ምን የት እንደረስንና ምን ላይ እንዳሉ የሚያሳውቅ ትልቅ መሳርያ ነው አሁን ባለው የሆነ ቦታ የሆነ ነገር ስሆን እርዳታ እኔ ባለኝ ሀሳብ ማህበራዊ ሚዲያ ነው እና ያን ነገር ያደረሰው። እና ማህበራዊ ሚዲያ የሚኖረው ነገር የሚሰራው ስራ በጣም ታላቅ ሚና ያለው እና ጥቅማ ጥቅሞ አለው። ግን ላወቀበት አይጠቅምም ማህበራዊ ሚድያ አውነት ነው።

የስልክህ ባትሪ ምን ያህል ይቆያል ካልከኝ? የስልኬ ባትሪ ይቆያል ካልከኝ እንደምጠቀምበት ነው የሚወሰነው በምጠቀምበት ጊዜ። ነው ግን ጊዜ አስራ ስምንት ሰዓት ይቆያል አስራስምንትት ሰዓት ማለት ነው። አራት ሰዓት ሰዓት ለዛውም ኮኔክሽን ይሄ ዋይፋይ ነገር ምናምን ከሆነ እሱ ተለው ይጨርስብኛል። ዋይፋይ ነገር ከሌላ ደግሞ ተሎ አይጨርስብኝም ማለት ነው። ዋይፋይ ነገር ከሌለ ቶሎ አይጨርስብኝም እንደ አጠቃላይ ግን ተለቀ ግን እንደ አጠቃላይ። ምን ያህል ጊዜ ይቆያል ማለት እስከ ሁለት ቀን ይቆያል። ንባብ ማንበቢያ ብቻ ከሆነ ሁለት ቀን ይቆያል። አለዚያ ቪዲዮ ማዳምጥበት ነገር አውዲዮ ማዳምጥበት ነገር ከሆነ ደግሞ በአንድ ቀን በአስራ ሁለት ሰዓት ውስጥ ያልቃል ማለት ነው። በአስራ ሁለት ሰዓት ውስጥ ያልቃል ማለት ነው። እ እንዲሁም ዳውንሎድ ኮኔክሽኖች የምጠቅም ከሆነ የሚጠቅመን ዶክመንት ብቻ ዶክመንት ብቻ የምጠቅምበት ከሆነ ግን እስከሚያልቀን ደስ ይቆይልኛል ማለት ነው። እስከ ሁለት ቀን እንደዚህ ነው የሚቀየው ማለት ነው። በድምሩ ወደ ስላሳ ስድስት ሰዓት አካባቢ ያህል ተጠቅሜያለሁ ማለት ነው።

በተግባራዊዎችን ታወርዳለህ አዎ ወኣርዳለሁ ለምን መተግባራዊዎችን ታወርዳለህ ካልከኝ ተግበራዊዎችን የማወርድበት አንደኛ አላማው የስራዎቼን ለመስራት በጣም ቀላል ነው። መተግባራዎች ማለት በተግባራዎች እና አንዴ አወረድክ ማለት ያንን ነገርታያለህ በአንዴ ከዛ በኋላ ቀጥታ እንዲህ ስራው በቀላል ነገር በቀላል ሰዓት በቀላል እንትን ያን ስራ ምን ማለት አለብን መጨረስ ማስጨረስ ስለሚቻል ማለት ነው። እንግዲህ ያንመተግበርያውን ምናምን ካወረድኩ በጣም ያስቸግረናል። ያው በሌላ አምስት ቀን በሌላ እና ግን መተግበር በአንዴ ከነካሁኝ በቃ አዲስ ነገር ካለው ያድ በአንዴ ይገባል። አንተ የምትፈልገው ነገር በአንዴ ማየት እና ፈጣን ምናምን ትሆናለህ ማለት ነው። እና መተግበሪያዎችን እጠቀማለሁ

የስራ እድገት እየፈለክ ነው? አዎ የስራ እድገት እየፈለኩ ነው። ማለት የስራ እድገት መፈለግ ማለት። መጀመሪያ እንደ ስራዬ ስራ እድል ለመፈለግ በዛ በምሰራበት ሙያ ዘርፍ። ምን ማለት ነው? ጥሩ ሰራተኛ እና ብቁ ሰዓት አክባሪ። ሰዓት አክባሪ። በቃ ተወዳዳሪ። እንዳትረሽ ካለ በቃ እኩል በቃ ትህትና የተላበሰ መሆን አለበት ማለት ነው። ስል ለምሳሌ ሰዓት መሽረፍ ምናምን የምሳሌ መኖር የለበትም በሳአቱ በሳቱ መገኘት አለብኝ ማለት ነው። በቁም ስራ እድገት እየፈለገ ከዛ በኋላ እየጠየቁ በኋላ ቀጥታ ስራ አስራአምስትሺ ይሰጠኛል። ከዛኛው ጋር ከዛኛው ስራየ ታይቶ ሌላ ነገር ሊሰጠኝ ይችላል። ዝም ብሎ ሌላ ምናምን አይሰጥም ማለት ነው።

አዲስ ቴክኖሎጂ መማር ትወዳለህ አው ወዳለሁ አዲስ ቴክኖሎጂ መማር ማለት የፈጠራ ውጤት ነው ብዬ አምናለሁ ለኔ ማለት የፈጠራ ውጤት ነው ስል። እኔ እንደዛ ነገር አዲስ ትሩኒ በመማሬ። የተሻለ እውቀት አካብታለሁ አዲስ ቴክኖሎጂ ማለት አዲስ ነገር ለማወቅ ነው። ምፈልገው አዲስ ቴክኖሎጂ ማለት ደግሞ መማር ማይፈልግ ሰው ማወቅ አይፈልግም። ማለት ነው መፍለሱ። እውቀት አይጠግብም እንደሚባለው ሁሉ መማር እፈልጋለሁ ማለት ነው። እና ይሄን ተማርኩ ማለት። ቀጥታ ምን አድርጓል ማለት ነው? በቃ አዲስ ነገር እሰራበታለሁ አዲስ ነገር ወዲህ የፈጠራ ስራ ብዙ የራሴ ምለው ውጤት አገኛለሁ። በሙሉ አዲስ ትወዳለህ አሞድ መክነት መናገር የተሻለ ነገር ማግኘት እፈልጋለሁ አይጠግምም ነገ ማዲስ ከሰማ አዲስ መማር ወደ ነገር አዲስ ነገር ስለማይዘደው ማለት ነው። እና ለዛ ነው አዲስ ነገር መማር እወዳለሁ። የሮበንያ የሮበንያ ምን ማለት ነው? የተሻለ ነገር ማግኘት የተሻለ ነገር መማር መቆየት የሚል መስራት አንፈልግም ማርያም እንዲህ ነገር። መማር የምወድብህ ምክንያት ገና ማለት ነው እና ስለዚህ ያሊጥነነ መማር ለማለት እንወዳለን ማለት ነው።

እሳት ለማንደድ ምን ትጠቀማለህ ነው? እሳት ለማንደድ የምጠቀመው አንደኛ መጀመሪያ ለማድረግ ክብሪየታመጣለህ ከዛ በኋላ ምን እንጠቅም አይደለም እንጨት አደረግና እንጨት ካደረኩ በኋላ ምን እጠቅማለሁ በኋላ ኮሻኮሽ እጠቀማለሁ። በኮሻኮሽ አንጠበጠቡ እሰ አያያዛለው ነው እምቢ ሲለኝ እምቢ ካለ ደግሞ አለ እስኪብርቶ በማያያዝ በስኪብርቶ አያያዛለሁ አሁንም እቢካለኝ ደግሞ ምን ጠቅማለሁ ማለት ነው። በወረቀት በወረቀት አቀጣጠለ በወረቀት አያያዝና ቀጣጥ ሳደረገው ቀጥታ ሳደረገው ቀጥታ ቶሎ ይይዘኛል ሚሰራልኝ። በምንድነው ማዝነው ወይም በምን ጠቀመህ ሌላኛው ደሞ አማራጭ ይኖረኛል። ፔስታል በፔስታል በፌስታል በወረቀት በኮሽኩሽ እና ምንድነው በስክሪፕቱ እንደዚህ በማቅለጥ ምን ነገር አለው? እሳቱን ለማንደድ እንዚህ እንጠቀም ሁሌም ለማያያዝ ማለት ነው። በእውነት ለማንደድ ምን ትጠቅምህ እንደዚህ ነው ማለት ነው። እሳት ለማንደድ ምን ትጠቅምሃለህ? እሳት ለማንደድ እነዚህን እጠቀማለሁ ወይም ደግሞ እንደዚህ ነገር እንደዚህ አድርጌ የምጠቅመው ማለት ነው ማርገብገቢያ ማለት ነው እፍ ማለት የለብንም። ሌላ ማለት ነው ሳረግግብግቡ በቀላሉ በአንዴ ይያያዝልኛል ማለት ነው ይያያዝልኛል ማለት ነው ከዛ በኋላ ብዙም አያለፋኝም ማለት ነው። እንዳያለፋኝ የምፈልገው ይሄ ሁላ ነገር ምጠቅመው

ለምን ያህል ግዜ ስራ ሰርተሃል? እኔ ሰርቼ አንድ ጊዜ ነው የሰራውት ማለት ነው። አንዴ ስሰራ ምን ነበር ማለት ነው አሪፍ ነበር ማለት ነው እና ደስ ብሎኛል ማለት ነው። ምክንያቱም ብዬ ካምፓኒውን የማይጎዳ ሌላ ተጠቃሚውን ተጠቃሚውን የማይጎዳ ስራተኛውንም የማይጎዳ ነው ማለት ነው። ይሄ ስራ። ለምን ለሁለቱም ያስባል ማለት ነው። ጥቅም የጋራ ጥቅም ነው ማለት ነው። ምክንያቱም ለሱም እኛ ለምሳሌ እኔ አሁን ምንድነኝ ማለት ነው። አቅራቢ አቅራቢ ነኝ ስል። ቀጥታ ሪከርድ እያደረኩ እልካለሁ። ከዛ ደግሞ ቀጥታ እሱ ደሞ የተወሰነ ነገር ይከፍላል በክፍያ ምናምን ያለፋል በደንብ ያለፋል ባይባልም በቃ የተወሰነ ነው። ግን ይሁን በቂ ነው የተመሰገነ ይሁን ማለቴ ነው። እና እኛ ጊዜ በዚህ ስራ አሰርታለሁ አንድ ጊዜ ነው የሰራሁት ማለት ነው። ከዚህ በፊት አንዴ ነው የሰራሁት ማለት። ሰርቼ አላውቅም ማለት ነው

የምታስታውሰው ልዩ ባህል ማለት የማስታውሰው ልዩ ባህል ማለት ምን አለ? ገና ገና ማለት የማስታውሰው አንደኛ ከቤተሰቦቼ ጋር ተገናኝቼ ስጫወት ከጓደኞቼ ጋር ተገናኝቼ ስወያይ ስንሰሳቅ እሱ እሱ ደስ ይለኛል። ሁለተኛው ደግሞ በቃ ምክንያቱም የዛለታ ከቤተሰቦቼ ጋ ብዙ ነገር እንወያያለን እንጫወታለን ከብዙ ቀን በኋላ ስለምንገኝ ማለት ነው። እና እኔ የምታስታውሰው ልዩ የባህል ቀን ማን ነው ከተባለ ገና ነው። ገና እንዴት ትላለህ? አንደኛ ከቤተሰብ ማለት ከዘመዶቻችን ጋር አክስት አጎት ከአጎት ልጆች ጋር ከነሱ ጋር ባንድ ሆነን የምናሳልፈው ደስ ይለኛል። ምክንያቱም ልምድ የምንለዋወጥበት ቀን ነው። የዚያንለታ ወይም ብዙ ስራዎች እንደነበሩ እነዚያን ሁላ ምን ምን ተግዳሮት እንደገጠመን የነዛን ችግሮችን ሁላ ምንወያይበት ና የምንችለውን የመፍትሄ ሀሳብ እናቀርባለን ማለት ነው። ከዚያ የመፍትሔ ሀሳብ አንዱ የኮቢዩርሻል አለኝ አሁን ማን ይሄ ቢውልሽ አለኝ የሚመስል ይሄን ነገር እንዋያለን ማለት ነው። አይደለም ማለት ነው። እኔ የፈጠረው ማለቴ ነው። እና የምወድበት የምናውቀው ይገና በለኝ እና በለኝ ሁሉ ቅንብ የሰዎች ስራ አጎት ያክስት አጎት ምናምን ወንድም እህት ምናምን ከነሱ ጋር በአንድ ስንወያይ ማለት ነው ደስ የሚለው

ምን አይነት ቦርሳ ትጠቀማለህ? የምጠቀምበት ቦርሳ እኔ ይሄ ይሄንን ቦርሳ የልብስ ቦርሳ ማለት ነው የልብስ ቦርሳ ማለት የምጠቅመው ቦርሳ ማለት ነው። ይሄ ልብስ ማለት ከአንድ ቦታ ወደ ሌላ ቦታ በቃ በጣም ያልበዛ በጣምም ያላነሰ እንደዛ እቃዎችን የሚያንቀሳቅስ ነው ማለት ነው የልብስ ቦርሳ። ይሄ የልብስ ቦርሳ በዋናነት በቃ ለሸክም ያልከበደ ለ እሸክም ያልከበደ ያልቀ መካከለኛ የሆነ ለመውሰድም ምክንያቱም ለሌባ በጣም ብዙም የማያስችል ማለት ነው። ምክንያቱም ሌባ ብያጋጥም በአንዴ ማምለጥ ይቻላል ምክንያቱም በጣም ከባድም በጣም ትንሽም አይደለም ማለት ነው። በጣም ቀላልም አይደለም በጣም በጣም የተጋ የተጋነነም ትልቅ አይደለም ማለት ነው። የምጠቀመው ቦርሳ የምጠቀመው ቦርሳ ምንድነው? ማለት ነው የልብስ ቦርሳ ነው የምጠቀመው ማለት። ማንኛውንም እቃ ለመውሰድ ሌላኛው ደግሞ የምጠቀመው ቦርሳ። በቃ ይሄ ትንሽዬ ምን ምን ነው የሚባል ይሄ ቁራሌው የቁራሌው እየተባለ የምጠራ የቁራሌው። አንዳንዴ ቁራሌው ማለት ያረጀ እቃዎች የሚለውጡ ምናምን ያንን። ከአንድ ቦታ ነው በጣም ቀላል የሚበሉ ማቴሪያሎችን እቃዎችን እንደው እንገዛ ነው የማምነው ሰው አንድ ቦታ ነው ለቦታ ሎቴ ብሎ ትጠቀማለህ ማለት ነው።

የትኛውን ትወዳለህ ከአራት ወቅቶች ወይ የትኛውን ማለት ነው? ይሄ እንትን የሚባለው ጥብ የሚባለው የጥብ መኀር ማለት በልግ አለ ጸደይ አለ። ምናምን ነው ጥብ ወይም ጸዳይ ጸዳይ ማለት ከመስከረም እስከ ህዳር ምናምን ደስ ያለው እንቁት ነው የሚያመሳስ ያረንጓዴ ልምላም ነው። አቡን ሽላ ፍንድቀው አቡን ሽላ ፍንድቀው የሚሰማችሁት ደስ ይለኛል። እና ያንን ወጥ ሞት ወደ ወይታ አንደኛ በቃ። በጣም ለመዝናናትም ለመንቀሳቀስ ሁሉም ግድር ሲል አለኝ። ምድር በምል ተሞልተህ ማለት ነው ምድር በቃ ራቁጥ የነበረኝ በሬ በቃ። ጌጣ ተጌጣ በምንድነው? ባረንጓዴ ተጌጣ ከመስከረም እስከ ህዳር ምናምን ደስ ያለው እንቁት ነው የሚያመሳስ ያረንጓዴ ልምላም ነው አቡን ሽላ ፍንድቀው አቡን ሽላ ፍንድቀው የሚሰማችሁት ደስ ይለኛል። እና ያንን ወቅት ሞት ወደ ወይታ አንደኛ። በቃ አንደኛ ምድር በቃ ፍሬዋን ለምሸከም በጣም አስቸግሯት በቃ ያፍሬ ደግሞ ምድር ያንን ነገር መቻል አቅቷት ምድር በጣም ተደስታለች ብዬ ነው የማምን። እና እኔ በጣም ነው ደስ የሚለኝ

ጫጫታ ታገኝበት ትችላለህ ጫጫታ እኔ አግኝቼበት አላውቅም ምክንያቱም ማለት ነው። ምክንያቱም ይሄ ጫጫታ ጫጫታ ማለት አዲስ ነው ቃላቱ ለኔ ጫጫታ ታገኝበታለህ ልታገኝበት ትችላለህ። ምን ጫጫታ? ላገኝበት አልችልም የማላገኝበት ደግሞ ቃላት እውቀቱም ስለሌለኝ ማለት ነው። ይሄን ነገር የማላገኝበት ምክንያቱም ለዛ ነገር ምን ያስፈልጋል መረጃው ማስረጂው ነው የሚያስፈልግን ማለት ነው። ማስረጃና መረጃው ከሌለኝ ደግሞ ምን አዲስ የተለየ ነገር አገኛለሁ? ብለህ ነው። ያን ነገር መጀመሪያ መረጃው ሊኖረኝ ይገባል መረጃው ከሌለኝ ደግሞ በደፈናው ጭፉን ጥላቻ ይፈጥርብኛል። ጫጫታ ታገኛለህ ልታገኝት ትችላለህ? አልችልም ማለት ነው